የስራ ምግባር ታከብራለህ አዎ የስራ ምግባሮችን አከብራለሁ ምክንያቱም እማከብርባቸው ምክንያት ለስራዬ አግባብነት እንዲኖረውና ጥሩ ስራ እንዲኖረው ስለምፈልግ። የስራ ምግባሮች ምግባርን እከተላለሁኝ በደንብ እምከተለው። የምከተልበትም ምክንያት ለአሰራር ደህንነት እና የተሻለ ስራ ውጤት እንድሆን ስለምፈልግ። የስራ ምግባርም በደንብ እከተላለሁኝ የስራ ምግባር በምከተልበት ሰዓት ነው ጥሩ ስራ የምሰራው። ስራዬም የተሻለና ያማረ የሚሆነው ጥሩ ስራ የስራ መግባርን በምክትልበት ስለሆነ። የስራ ምግባርን አዎ በደንብ አከብራለሁኝ ማለት ነው

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ እወደለሁኝ በጣም ነው የምወደው። ሙዚየም መሄድም የወደድኩበት ምክንያት የተለያዩ ነገሮችን ስለማይ የድሮ ቅርሶችን አዳዲስ ነገሮችን የሚያማምሩ ነገሮችን ማየት ስለምፈልግ ሙዚየም መሄድ በጣም ነው የምወደው። እና አዎ እወዳለሁም እሄዳለሁም በተለያዩ አጋጣሚና ሁኔታዎች ሄጄም አቃለሁ። እወዳለሁም።

መአድ ትጠቀማለህ አዎ መአድ እጠቀማለሁ እንዴት ትጠቀሚያለሽ? ካላችሁኝ መአድ በተለያዩ ምክንያቶች ማዕድን እጠቀማለሁ። የምጠቀመውም ስለምወደውና ስለዚህ መአድ አዎ እጠቀማለሁ በደንብ ነው የምጠቀመው። ስለዚህ አዎ እጠቀማለሁ።

ከፀሀይ እንዴት ትጠብቃለህ ከፀሀይ እንዴት ትጠበቃለህ እንግዲህ ከፀሀይ እንዴት ትጠበቂያለሽ ካላችሁኝ እኔ በተለያዩ ምክንያቶች ገዝ ሃይ በዚህ መልኩ እጠብቃለሁ የመጀመሪያው ጥላ በመያዝ እህ ከፀሀይ እጠበቃለሁ። ከዛ በተጨማሪ ደግሞ በብዛት እህ ፀሀይ በሚወጣበት ሰዓት ከቤት አለመውጣት የትም ቦታው ባለመሄድ ፀሀይ ላይ ባለመዉጣት በምታቀጥልበት ሰዓት በጣም ምታቀጥልበት ሰዓት እና ወቅት አለዉና በዛ ወቅት ላይ የትም ቦታ ባለመሄድ ከፀሀይ እህ እጠበቃለሁኝ ከዛ በተጨማሪ ደግሞ እህ የሚሄድበት ቦታ እንኳን ቢኖር ጥላ በመያዝ ወይ ደግሞ ኮፍያ በማድረግ ኮፍያ ማድረግ በእነዚህ በእነዚህ ነገሮች ከፀሀይ እጠበቃለሁኝ ማለት ነው

በመስመር ላይ ገዢ ነህ? አዎ በመስመር ላይ ገዢ ነኝ በጣም ነው የምገዛው። በመስመር ላይ የምገዛበትም ምክንያት እንዴት ትገዛለሽ ካላችሁኝ? በመሄድበት መንገድ እንግዲህ የተለያዩ ነገሮች አሉ እነዛን ነገሮች በሚያምሩኝ ወቅት የምፈልጋቸው ነገሮች በሚኖሩ ሰዓት አስፈላጊ ነገር ነው ለኔ ብዬ በማስብ። ሰዓት በመስመር ላይ የተለያዩ ነገሮችን እገዛለሁ አዎ በደምብ እገዛለው

የመንገድህን ስም ታውቃለህ? አዎ አውቃለሁኝ እንዴት ታውቂያለሽ ካላችሁኝ በምሄድበት ሰዓትና ወቅት የመንገዶችን ስም በደንብ አውቃለሁ በተለያዩ ምክንያቶች ማወቅ እንችላለን ቤት መሆን እንችላለን መንገድ ላይ በሚለጠፉ ታፔላዎች ማወቅ እንችላለን ሰው መጠጪ ሰው በመጠየቅ ማወቅ እንችላለን ስለዚህ የመንገድን ስም በደንብ አውቃለሁኝ ማለት ነው

በመስመር ላይ ቪዲዮ ትመለከታለህ? እና አዎ በመስመር ላይ ቪዲዮ እመለከታለሁኝ እንዴት ትመለከቻለች ካላችሁኝ? በተለያዩ አጋጣሚዎች እና ሁኔታ በመስመር ላይ ቪዲዮ። እመለከታለሁ ወይም ምወዶው ነገር ሊሆን ይችላል ደስ ያለ ነገር። ከሆነ እ በመስመር ላይ ቪዲዮ በደንብ እመለከታለሁኝ ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ? የድርጅት ዝግጅቶችን አልሳተፍም። የማልሳተፍበት ምክንያት ምንም አይነት ድርጅት ውስጥ ስለሌለሁ በምንም ሁኔታ ስለማልገናኝ የድርጅት ዝግጅቶችን ተሳትፌ አላውቅምም፤ አልሳተፍም ማለት ነው በነዚህ ምክንያቶች። ስለዚህ አልሳተፍም።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ አዎ በደንብ ነው የምጽፈው። እንዴት ትጽፊያለሽ? ካላችሁኝ በወረቀት ነው የምጽፈው ወይ ደግሞ በስልኬ ማስታወሻ እይዛለሁኝ። ይሄን የማደርግበት ምክንያት ብዙ ጊዜ ስለምረሳ ነው። በጣም ነው የምረሳው በቃ ሱቄ ሄድኩኝ በኋላ። ምን ነበር እገዛለሁ ያልኩት ነገር ምን ገዝቼ ልሄድ። ምንድነው ብዬ በቃ። ሱቅ ደርሼ ድጋሚ ቤት ስለምሄድ ስለምረሳ። ያ ነገር እንዳይፈጠር ስለምፈልግ። እኛ ሱቅ ከመሄዴ በፊት ቤት ቁጭ ብዬ ይሄ ይሄኛው ያአስፈልገኛል ይሄን እገዛለሁ ይሄኛውን እገዛለሁ ይሄን እገዛለሁ ብዬ እያንዳንዷን ነገር በዝርዝር እጽፋታለሁ። ከዛ በዝርዝር ከጻፍኩት በኋላ ነው ወደ ሱቅ የምሄደው ከዛ በኋላ አልቸገርም ለመግዛት ማለት ነው። ከሱቅ ለመግዛት ስለማልቸገር። አዎ በደንብ ወደ ሱቅ ከመሄዴ በፊት በዝርዝር ጽፌ አውቃለሁ።

በስራህ ላይ ምን ተግዳሮት አለህ? እንግዲህ በስራሽ ላይ ምን ተግዳሮት አለሽ ብላችሁ ከጠየቃችሁኝ፤ እኔ በስራዬ ላይ ብዙ ተግዳሮት አለኝ። ይህም ማለት የተሻለ ስራ መስራት እና ውጤታማ መሆን፣ ጥሩ የስራ ሁኔታ እንዲኖረው የማድረግ በድሮ ነገር መስራት፣ የተሻለ ሰው መሆን፣ በብርም በገቢም ሊሆን ይችላል። ስም ሊሆን ይችላል። ስለዚህ በስራዬ ላይ እነዚህ ተግዳሮቶች አሉ። የተሻለ ነገር ወደፊት እንዲገጥመኝ ለማድረግ።

ወደ ስራ በጥዋት ትሄዳለህ? አዎ ወደ ስራ በጥዋት እሄዳለሁ። በጥዋት የሚሄድበት ምክንያት በፍጥነት ስራዬን ለመስራት እና የተሻለ ስራን ለመስራት። በጥዋት አይምሮዬ በጣም ፈጣን ስለምሆን ጠንከር ብዬ ሳልደክም ለመስራት ስለምፈልግ። በጥዋት ወደ ስራ። አዎ እሄዳለሁ።

በድን ቋንቋ ታምናለህ? በድን ቋንቋ አምናለሁኝ ቋንቋ ሁሉ እስኪያግባባን ድረስ እና መግባባት እስከቻልን ድረስ ለሰዎች የምንፈልገውን መልእክት እስካስተላለፍን ድረስ ብበድን ቋንቋ በደንብ ነው ማምነው የማምንበት ምክንያት ከሰዎች ጋር እስካግባባኝ ድረስ መልእክቴን እስካስተላለፍኩበት ድረስ ስለዚህ በ በድን ቋንቋ አዎ አምናለው።